ዳንስ መማር ጀምርያለው እስክታ በጣም ውብ ነው። እግሮችን እና ትክሾዎችን በልዩ መንገድ እንጠቀማለን። የሙዝቃን ምት መከተል አለብን። መምህራችን እንቅስቃሴያችንን እያሳየን ነው። እኛም እየደገምነው ነው በመጀመሪያ ከባድ ነበር። አሁን ግን የተሻለ ነው። ከለሎች ተማሪዎች ጋር እንለማመዳለን። ሁላችንም አብረን እንደንሳለን። ባህላችን መጠበቅ አስፈላጊ ነው በበዓላት ላይ እናቀርባለን። ደስ ደስታና የተለያዩ ውዝዋዜዎች እጅግ በጣም ውብ ናቸው። ይህ የኛ ማንነትና ባህላችን ነው። ባህላችን እጅግ በጣም የሚያምርና ደስ የሚል ነው። በተለይ ባህላዊ ጭፈራ ባህላዊ አለባበስ። አንዱ ከባህላችን የጋሞ ጭፈራ ነው። የጋሞ ጭፈራ የተለያዩ ወገብ ከወገብ በታች እጅና እግር በልዩ ሁኔታ ይንቀሳቀሳል። ይህም የተለያዩ ባህላችንን የሚያደንቅ አድማቂ ነው። በተለይ የባህላዊ የተለያዩ እናቶች አባቶች አልባሳትን ለብሰው በተለየ ሁኔታ ባህላዊ ውዝዋዜዎችን እጅግ በጣም ከልጅነታቸው አዳብረው መጥተዋል። በጣም ውብና ማራኪ ጭፈራ ይችላሉ። ህፃናት ወጣቶች ሽማግሌ አሮጌት ሳይል ሁሉም በባህሉ ውስጥ አድጓል። እኛም ይህንን ልምድ ለማስቀጠል ልምምድ ላይ ነን። በተለይ አልባሱ የጋሞ ድንጉዛ የሚባለው በኮት በሹራብ በሱሪ በተለያዩ በኮፊያ የተዘጋጀውን ለብሰን ባህሉን እናደምቀዋለን። እጅግ በጣም ውብና ማራኪ ነው። ስለዚህ ባህላችን የተለየ ነው። የአመጋገብ ባህሉ ያመጠጡ መጠጡ እጅግ በጣም ይስባል። በተለይ የጋሞን የምግብ አዝግጃጀትም ጎን ለጎን የተለማመድን ነው። የቆጮ አሰራር የቂጣ ስራ የተለያዩ በቡላ በቆጮ ተደርጎ የሚዘጋጅ ገንፎን እንዴት እንደሚዘጋጅ እሱንም ከውዝዋዜው ጎን ለጎን ልምምድ እያደረግን ነው። ምክንያቱም ይህን ባህል ለትውልድ ለማስቀጠል አሁን ላይ በባህሉን ባልነካ መልኩ መለማመዱ እጅግ በጣም አስፈላጊ ነው። ስለዚህ ለትውልድ ባህልን ማሸጋገር ውብ ነገር ነው። በተጨማሪም በተለያዩ የሀገር እሴት በአለም አቀፉ መድረክ ላይ ባህልን ማስተዋወቅ። የአንድ ትውልድ የግዴታ ውዴታ ነው። ስለዚህ እኛም ይህን ለማስቀጠል የተለያዩ የባህል ውዝዋዜ የባህል ምግብ አመጋጋብ ያበሃል አልባሳትን ለማስተዋወቅ ራሳችንን መጀመሪያ ብቁ አድርገን ዝግጅት ላይ ነን። ይህም እጅግ ማራኪ ነው የዞኑ መንግስት ይደግፈናል የክልሉም መንግስት ያበረታተናል። ምክንያቱም የጋሞ ባህል የጋሞ ድንጉዛ የጋሞ ጭፈራ አይነቶች የጋሞ የመስቀል አከባበር እጅግ በጣም ማራኪ ነው። ስለዚህ ውጥናችንን ከባህል ውዝዋዜ ጀምረናል። ማወቅም የምንችለው እስከ ጋሞ መስቀል አከባበር ድረስ ያለውን ባህል ነው። ስለዚህ በሁለቱ ጀምረናል በሚቀጥለውም የጋሞን የመስቀል አከባበር እንጀምራለን። እሱም የባህል አባቶች ያስተምሮናል። በተለይ በመስቀል ላይ እርድ በመስቀል ላይ አመጋገብ በመስቀል ደመራን በተመለከተ ልዩ አከባበር አለው። ስለዚህ ይህን ለማስቀጠል ተነስተናል። በተለይ የተለያዩ የሃይማኖት አባቶች የሃይማኖት መሪዎች የጋሞን ባህል እንድናስቀጥል ልዩ ምክር ሰጥተውናል። ይህም በትጋት ለመስራትና ለመማር ለማወቅ ቀጥሎም ለማስተማር ተዘጋጅተን ተነስተናል።